በልጅነት የምወደው ጫወታ ብዙ ነበሩ ከዛ ውስጥ ግን አባርዮሽና ድብብቆሽ በጣም የምወዳቸው ጨዋታዎች ናቸው። አባርዮሽ ማለት አንዱ ሲያባርር አንዱ ደግሞ ይባረራል ማለት ነው። እና በዛ መልኩ ሲያዝ የሚባረረው ሰው ጨዋታው እንትን ይላል ያበቃል ማለት ነው። እና ድብብቆሽ ማለት ደግሞ የሆነ የሆነ ነገር ስር በመደበቅ እንደዛ ነበር

በመንገድ ላይ ምግብ አዎ እገዛለሁኝ። እ መንገድ ላይ እ የተለያዩ ምግቦች ሊሸጡ ይችላሉ ከዛ ውስጥ እ የምፈልገውን ምግብ በመንገድ ላይ ገዝቼ እየተመገብኩኝ እሄዳለሁ ማለት ነው። እና በመንገድ ላይ ደግሞ ሊርበን ይችላል ለዛ ገዝተን ማስቀመጥ አለብን

አዎ። በእጅ መጽሐፍ እወዳለሁኝ። በእጃ የምንጽፈው በብእር ነው። እና በዕጅ ደግሞ የምንጽፋው፣ በየእለት እለት ለምሳሌ፣ የሚያጋጥሙን ነገሮች፣ የሚያስዳስቱን፣ የሚያሳዝኑን ነገሮች ሊሆኑ ይችላሉ። ብቻ በእኔ ዙሪያ የሚሆኑትን ነገሮች በሙሉ የምጽፈው በእጅ ነው ማለት ነው።

ማቅረቢያ ማድረግ አልችልም። ማቅረቢያውን ግን ማድረግ የሚችሉ ሰዎች አሉ። ማቅረቢያ ማለት ያው የተለያየ ነገሮችን የምናቀርብበት ነው። በአንድ ነገር የሚወሰን ሳይሆን የተለያዩ ነገሮች ናቸው። እና ያን የሚሰሩ የሚወዱ እና ማድረግ የሚችሉ ሰዎች አሉ።

ደብዳቤ እጽፋለሁ አዎ ደብዳቤን የምንጽፈው ከእኛ ሩቅ ላለ ሰው ነው ማለት ነው። ለዘመድ ሊሆን ይችላል ደብዳቤን እምንጽፈው ለጓደኛ ሊሆን ይችላል። በአካል ልናገኘው ላልቻልን ሰው ነው ደብዳቤ የምንፅፈው ማለት ነው። እና ሩቅ ላሉ ሰዎች እኔም ደብዳቤ እጽፋለሁ።

በስልክ ገንዘብ ትልካለህ? አዎ በስልክ ገንዘብ እልካለሁኝ። አንደኛው የምንልክበት መንገድ። ስልካችን ላይ ባለው መተግበሪያ ገንዘብ መላክ እንችላለን። ሁለተኛ በቴሌ ብር። በተለያዩ አማራጮች ለሰዎች መላክ። እንችላለን ማለት ነው።

አመራር ሚና አለህ አመራር ሚና የለኝም። አመራር ሚራ ሚና የሚባለው አስተዳደር ላይ ሊሆን ይችላል። እንደዛ ትላልቅ ቦታዎች ላይ ያሉ ሰዎችን ወይም ደግሞ ባለስልጣኖች የምንላቸውን እነሱን ይመለከታል

ምን አይነት ጫማ ትወዳለህ? የምወደው ጫማ ሽፍን እና ነጠላ ጫማ ነው። አንዳንድ ዝግጅቶች ሲኖሩ ደግሞ ተረከዝ ያላቸውን ጫማዎች እወዳለሁ ማለት ነው። እና ብዙ ጊዜ እማደርገው ሽፍን ነው ሽፍን ደግሞ ለእግራችንም ቆንጆ ነው። ሙቀቱም በርዱም ሁሉም ነገር ስለማያገኘን ሽፍን ጫማ

በየትኛው መተግበሪያ መልእክት ትልካለህ? ለመልእክት መላላኪያ ሁለት ወይም ሶስት መተግበሪያዎችን እጠቀማለሁ። ለምሳሌ ቴሌግራም እጠቀማለሁ። ዋትሳፕ እጠቀማለሁ። እና ፌስቡክንም እንዲሁ እጠቀማለሁ ማለት ነው።

አዎ እኔ ፍየል አይቼ አውቃለሁኝ። ያው እንደሚታወቀው ፍየል ከቤት እንስሳ መሃል አንዱ ነው፤ እና ፍየልን ለ ለስጋ ልንጠቀም እንችላለን ለስጋ አቅርቦት እና የፍየል ስጋ ደግሞ ከጤናም አንፃር ብዙ አይነት ቅጠላ ቅጠሎችንም ስለሚበሉ ጠቃሚ ነው።

የቅርብ ጓደኛ ማለት በአቅራቢያችን ያለ ገመናችንን የሚያቅ በክፉም በደጉም ጊዜ አብሮን የሚቆይ ማለት ነው

እኔ የምወደው ወቅት በጋ ነው። እ በጋን የምወድበት ምክንያት አንደኛ ሞቅ ያለ የአየር ሁኔታ ስላለ እና እሱ ደግሞ ለእኔ ስለሚስማማኝ። በጋ ወቅት ላይ እወዳለሁኝ። ሁለተኛ ደግሞ ለደንበኞች የኛ ደንበኞች የሚበዙበት ወቅተም ስለሆነ። ስራችንን በደንብ የሚሞቅበት ሰዓት ነው። ከዛ ከዛ አንፃር የበጋን ወቅት እወደዋለሁ

አካባቢዬን አዎ እወደዋለሁኝ። ምክንያቱም አካባቢ አንደኛ አካባቢ ማለት እኛ የምንኖርበት ወይም የምንሰራበት ሊሆን ይችላል። የምኖርበትም የምሰራበትም አንድ አካባቢ እንደመሆኑ መጠን በጣም ቆንጆ አካባቢ ላይ ስለምኖር። ሞቃታማ ነው እና እንጨቶች ያሉበት ነው። ለዛ አካባቢዬን እወደዋለሁ

ዛሬ የመጀመሪያ ምግቤ ጥብስ ነበረ። ስጋ ጥብስ ማለት ነው እና ስጋ ጥብስ ያው ዛሬ በዓልም ስለነበረ ነው የመጀመሪያ ምግብ ማለት በነገራችን ላይ ቁርስ ነው። ቁርስ ላይ ደግሞ ዛሬ የተመገብኩት ጥብስ በእንጀራ ማለት ነው ጥብስ የበሬ ጥብስ

ሹራብ መስፋት ትችላለህ? ሹራብ መስፋት አልችልም። ሹራብ የሚሰራው ከክር ነው። እና ያለ ምንም የፋብሪካ ወይም ደግሞ የማሽን እርዳታ። በእጃችን ብቻ ቁጭ ብለን የምንሰፋው ነገር ነው። እና ባህላዊ ነው ሹራብ መስፋት።

ሰንደል አለብስም ሰንደል ያው የሚለበስ ነገር ነው። ነገር ግን እኔ ሰንደል ከሚወዱት ሰዎች መሃል አይደለሁም። ለዛ ሰንደል አልገዛምም። ሰንደል አለብስምም። እና ስለብስም አያስደስተኝም ሰንደል።

የሙዚቃ መሳሪያ መጫወት አልችልም። የሙዚቃ መሳሪያ የሚባሉት ለምሳሌ ክራር አለ። ጊታር አለ። መሲንቆ አለ። እና ብዙ አይነት የሙዚቃ መሳሪያ አለ። ባህላዊና ዘመናዊ ብለን ልንከፍላቸው እንችላለን። እና የሙዚቃ መሳሪያ ብዙ ናቸው። መጫወት ግን አልችሉም

የምንጣፍ ቤታችን ውስጥ መሬት እንዳይገዛገዝ የምናነጥፈው ነገር ነው ወይም ደግሞ ለውበት ቤታችን ውስጥ የምናነጥፈው ነገር ነው። ምንጣፍ የሚሰራው ከክሮች ነው ከተለያዩ የክሮች አይነት ነው የሚሰራው። እና ምንጣፍ ላይ መቀመጥ እችላለሁኝ ማለት ነው። እኔ

አዲስ ነገር ብዙ ነገር መማር እፈልጋለሁ። ከዛ ውስጥ ትምህርቶችን መጀመር እፈልጋለሁ ለምሳሌ ቪዲዮ ኤዲቲንግ ሊሆን ይችላል ፎቶ ኤዲቲንግ ከበላይታ አንዱ ሁለቱንም መማር እፈልጋለሁ በርግጥ ግን ይበልጥ ቪዲዮ ኤዲቲንግ መማር እፈልጋለሁ

አዎ በሚገባ መዋኘት እችላለሁኝ። ዋና ማለት ወንዝ ውስጥ ወይም ደግሞ አሁን ላይ በሆቴሎች ውስጥ በውሃ ውስጥ የምናደርገው ነገር ነው። በዋና ልብስ ነው መዋኘት ያለብን። እና ከሰዎች ጋር ደሞ ስንዋይ ይበልጥ ቆንጆ ይሆናል።

የስራ ምግባር የምንላቸው ስራን በአግባቡ እንዲከናወን የሚያደርጉ ነገሮች ናቸው። ለምሳሌ ሰዓት ማክበር ሊሆን ይችላል። የድርጊቱን ደንብና መመሪያ ማክበር ነው። የስራ ምግባር ማክበር ማለት እና እኔ የስራ ምግባር አከብራለሁ።

ቃል እጠብቃለሁ ቃል መጠበት ማለት አደርጋለሁ ብሎ የተናገሩትን ነገር ባሉበት ሰዓት እና ቦታ ለገቡለት ሰው ወይም ለራስህ ሊሆን ይችላል። ያንን ነገር መረጋጋጫ መስጠት ነው። ለምሳሌ አደርጋለሁ ያሉት እቃ ካለ ገዝቶ መስጠት ሊሆን ይችላል።

የቅጥር ሂደት እንዴት ነው? ቅጥር ያው የራሱን ሂደት አለው። እና አንድ ሰውን ለመቅጠር ሲፈልግ የራሱ እውቀቶች ይኖራሉ ከዛ ውስጥ። ደብዳቤ ወይም ደግሞ ማመልከቻ ማስገባት የትምህርት ማስረጃዎቹን ማስገባት እንደገና ደግሞ የሰራባቸውን የስራ ልምዶች አንድ ላይ በማድረግ ለዛ ለሚፈልገው ድርጅት ለማስገባት ማመልከት ነው ማለት ነው። የቅጥር ሂደት

የቤት እቃዎች የምንላቸው ቤት ውስጥ የምንገለገልባቸው እቃዎች ናቸው። ከዛም ውስጥ እኔ የምጠቀምባቸው እቃዎች አ አልጋ ቁምሳጥን ቲቪ እና ቤት ውስጥ ትናንሽ የምንገለገልባቸው ማብሰያዎች ምጣድ ድስት እነዚህን የመሳሰሉትን ቤት ውስጥ እጠቀማለሁ

ነው በመስመር ላይ እማራለሁኝ። በመስመር ላይ መማር ማለት በአካል ሳንገኝ። በመስመር ላይ በመሆን መከታተል መቻል ማለት ነው። እና ከቤታችን ወይም ከስራ ቦታችን ሆነን በመስመር ላይ ሆነን መማር እንችላለን። እና እኔም በመስመር ላይ ሆኜ እማራለሁ ማለት ነው።

የምትወደው ስፖርት ምንድነው? ስፖርት በመጀመሪያ በጣም ብዙ አይነት ስፖርት አለ ሮጫ አለ። እንግር ኳስ አለ። ቴኒስ አለ። የእጅ ኳስ አለ እና ብዙ አይነት አሉ። ከእነዚህ ውስጥ ግን እኔ የምወደው ቴኒስ መጫወት ነው ማለት ነው።

የአካባቢው ገበያ እንዴት ነው? ገበያ ሲባል ያው ሁሉንም ነገር የምናገኝበት ነው። ምንም ይሄ አገኘን አጣን የምንልበት ሳይሆን። አትክልቱንም ፍራፍሬውንም ሁሉንም የምናገኝበት በአንድ ቦታ ሁሉንም የያዘ ማለት ነው። እና የኔ ማስታበያ ለገበያ ትልቅ እና ሁሉም ነገር የሚገኝበት ነው

በሚገባ ሌሎችን መርዳት እወዳለሁኝ። ሌሎችን ስንረዳ ካለን ነገር ላይ ነው። ለምሳሌ አልባሳት ሊሆን ይችላል የምንረዳቸው ነገር። ምግብ ሊሆን ይችላል። የመማሪያ ቁሳቁስ ሊሆን ይችላል። የኛ አቅም በፈቀደው እና እኛ በምንችለው ሌሎችን መርዳት ማለት ነው።

መዋቢያ ማለት ውበታችንን ይበልጥ የሚያጎላልን ለሰዎች የሚያሳይልን ወይም ደግሞ በራስ መተማመናችንን ይበልጥ የሚጨምርልን ነገር ነው። እና ከነዛው መሃል የፀጉር መዋቢያ ሊሆን ይችላል። የፊት መዋቢያ ሊሆን ይችላል። እና እኔም የፊት መዋቢያ እጠቀማለሁ ማለት ነው።

ቤተሰቦቼ በአርሲ ዞን በኢተያ ከተማ ነው የሚኖሩት እና የሚያሠሩት አንድ አነስተኛ ካፌ ውስጥ ነው ማለት ነው፤ የራሳቸው ካፌ ነው የሚሰሩት እና ሶስት ወንድሞች አሉኝ ሁለቱ ወንድሞቼ እዛው የሁለተኛ ደረጃ ተማሪ ናቸው። አንዱ ወንድሜ ደግሞ እዚህ የዩኒቨርሲቲ ተማሪ ነው እኔ ደግሞ በስራ ላይ እገኛለሁ።

አዎ በሚገባ ውሳኔ መስጠት እችላለሁ። ውሳኔ ማለት የሀሳብ እርግጠኝነት ማለት ነው ወይንም በምንወስነው ነገር ላይ እርግጠኛ መሆናችን ነው ማለት ነው። በራሳችን በግል ህይወት ሊሆን ይችላል በስራ ሊሆን ይችላል። እና የሀሳብ እርግጠኝነት

በሚገባ በተፈጥሮ ውስጥ መራመድ እወዳለሁኝ። በተፈጥሮ ውስጥ ስንረመድ ንጹህ አየር እናገኛለን። አይምሮአችን ደግሞ ለቀቅ ይላል። ነገሮችን የማሰብ ችሎታችን ልናዳብርበት እንችላለን። ከሰዎች ጋር የመግባባት አቅማችንን ማዳበር እንችላለን። በተፈጥሮ ውስጥ ስንራመድ ማለት ነው።

በቤት ልዩ የሆነ መቀመጫ አለ በቤት ውስጥ ልዩ የሆነ መቀመጫ የለኝም። መቀመጫዎች ማለት ወንበር ሊሆን ይችላል ሶፋ ሊሆን ይችላል እንደዚ ትናንሽ ቅርሶች ሊሆኑ ይችላሉ። ከነዚህ ውጪ ለየት ያለ የቤት መቀመጫ ቤቴ ውስጥ የለም